ነገሮችን በስርዓት አስቀምጣለሁ። እንግዲህ በተለያየ መልኩ የተለያዩ መደርደርያዎችን እና አስቀምጣለሁ። ብዙ ጊዜ ነገሮች ሲልቀሳቀሱ ምናምን ደስ አይሉኝም። አልፎ አልፎ ግን ያው እንደሁኔታው የሚወሰን ሆኖ ብዙ አይነት መዝረክረኮች ሊከሰቱ ይችላሉ። ብዙ ጊዜ ግን ነገሮችን በስርዓት መደርደር ደስ ይለኛል። የመደርደሪያ ቁሳቁሶችም እንዲሁ ቢኖሩኝ መልካም እንደሚሆን አስብና አንዳንዴ ነገሮችን በዚህ መልኩ የማያደርግበት አጋጣሚ ብዙ ነው።

የምወደው ቁጥር ሰባት ነው። እንግዲህ ይህን ቁጥር በይበልጥ እወደዋለሁ። ብዙ ሃይማኖታዊ እና ሌሎች ተያያዥ ጉዳዮች ስላለው ሰባትን ቁጥር በይበልጥ በጣም ከሌላ ቁጥር በተለየ እወዳለሁ ማለት ነው። ብዙ ጊዜ የእድል ቁጥሬ ነው ብዬም አስባለሁኝ። ስለዚህ ሰባት ቁጥር በተለየ መልኩ የምወደው ቁጥር ነው።

የምወደው ፍራፍሬ ሙዝ ነው። በብዛት ሙዝ ብዙ ጊዜ እመገባለሁ፣ እንግዲህ በጣም ይመቸኛል። ምክንያቱም ምን እንደሆነ በእርግጠኝነት መናገር አልችልም፣ ግን ብዙ ጊዜ ምረጥ ስባል ምመርጠው የፍራፍሬ አይነት ሙዝ ነው ማለት ነው። ብዙ ጊዜ እመገባለው። ያው ሌሎችም አሉ ግን ያው በብዛት በሚለው ነው እንጂ ሌሎችም አማራጮች አሉ።

እንደገና ጥቅም ላይ ማዋል አልፎ አልፎ አደርጋለሁ። እንደ ሁኔታው ሊወሰን ይችላል። ጥቅም ላይ መዋል የሚችሉና በራሴ መልሼ ጥቅም ላይ ማዋል የምችላቸው ነገሮች ሲሆኑ መልሼ ጥቅም ላይ የማውልበት ሁኔታ አለ ብዙ ጊዜ ግን መልሶ ጥቅም ላይ ለማዋል የተለያዩ የፋብሪካ ውጤት እና መሰል ነገሮች ያስፈልጋል። በዚህ ምክንያት በግሌ ጥቅም ላይ የማውላቸው ነገሮች ቢኖሩ በግሌ ቤት ውስጥ እንደገና መልሼ የምጠቀምባቸው ነገሮች አሉ ማለት ነው።

የስራ ቦታዬ ጥሩ ሚባል የስራ ቦታ ነው ትንሽ ድምጽ የሚበዛው አይነት የስራ ቦታ ነው በጣም እ ቆንጆ ጥሩ የሚባል። የስራ አካባቢያዊ ሁኔታ ነው ያለኝ እ ከባልደረቦቼ ጋርም ያለኝ ግንኙነት መልካም የሚባል ነው። እ አልፎ አልፎ በስራ ላይ የሚገጥሙ ነገሮች ሊኖሩ ይችላሉ እነዛም ደግሞ በሰላማዊ መንገድ ለመፍታት ጥረት ማድረግም አንዱ እ የስራው አካል ነው። እ እንደ አጠቃላይ ሲታይ ግን በጣም ጥሩ የሚባል እ የስራ ቦታ እንዳለኝ እምናለሁ።

እንዴ ምንም ጥያቄ የለውም እኮ ጥፍር የማይቆርጥ አለ እንዴ እቆርጣለሁኝ አዎ። ይኸውም መደበኛ የሆነ የጥፍር መቁረጫ ነው ያለኝ አሁን ራሱ ሪከርድ ሳደርገው እኔ ነበር መቁረጫውን በአጋጣሚ ይዤዋለሁ። የማይቆርጥ አለ ብዬ አላምንም። ምን ካልተቆረጠ መቸም የሚያደርሰው ነገር የታወቀ ነው አይደል? ስለዚህ ትቆርጣለህ ወይ? ለሚለው ጥያቄ በደንብ ያውም በተገቢው ጊዜ እና በተገቢው ሰዓት ነው የምቆርጠው። ብዙ ጊዜ

በእጄ መጻፍ እወዳለሁ አወ ኮምፒውተር ከምፅፈው በእጄ ብፅፍ በጣም ደስ ይለኛል ምክንያቱም ያው እንግዲህ የልምድ ጉዳይ ስለሆነ ብዙ ጊዜ በእጅ መጻፍ ነው የሚቀናኝ እስክርቢቶ እና ደብተር እይዛለሁኝ። በብዛት እስክርቢቶ ከኪሴ አለቅም በእጄ መጻፍ ደስ የሚለኝ ነገር እና ዋነኛው ነው ማለት ነው። በኮምፒውተር አልፎ አልፎ እጽፋለሁ በብዛት በእጄ መጻፍ ይቀናኛልም ደስም ይለኛል።

እንግዲህ በይበልጥ የምወደው የሀገርኛ ሙዚቃዎች ናቸው የሀገርኛ ሙዚቃዎች በጣም ይመቹኛል። ለስለስ ያሉ የሙዚቃ አይነቶችም እንዲሁ ቀዳሚ ምርጫዎቼ ናቸው። ምክንያቱም ብዙ ጊዜ እንደዚህ ጫጫታና ወጨበር የበዛበት አይነት ሙዚቃ አይመቸኝም ለስለስ ያሉ ሙዚቃዎችን በጣም ይመቹኛል እና የማዳምጠው ብዙ ጊዜ እነሱን ነው። በተለይ ምሽት አካባቢ እንደዚህ አይነት ሙዚቃዎች ማዳመጥ ምቾት ይሰጠኛል።

እንግዲህ ጠዋት እንደተነሳሁኝ በብዛት የማደርገው ምንድነው በማህበራዊ ሚዲያ ሚሴጅ መልእክት እና መሰል ነገሮችን ቼክ አደርጋለሁኝ፤ አረጋግጣለሁኝ። መኖራቸውን እና አለመኖራቸውን የተለያዩ መልእክቶች ካሉ እነሱን የመመለስ ስራ እሰራለሁ። ሌላው ደግሞ ምናልባትም ሌሎች ጉዳዮች ሲኖሩ እነሱን እተገብራለሁኝ ማለት ነው።

በስራ በታዲያንነት እንግዲህ አሪፍ ነው የሚባል ነው። ሴፍቲ ብዙ ጊዜ ጥንቃቄ ያደርጋሉ ብለን እናስባለን ግን ያን ያክል ነው ስቲል የሚጎል ነገር እንዳለ ይሰማኛል እና ያው ክፍተቶች ይኖራሉ እንግዲህ ስራ ቦታ ላይ የተለያዩ የሴፍቲ ኢንጂነሮች አሉ። ይሄም ሆኖ ግን በቂ ነው ለማለት ትንሽ ገብተኛል።

እንግዲህ በጣም የምወደው መክሰስ ብዙ ጊዜ ቀለል ያለ ቢሆን ጥሩ ነው። ምክንያቱም ለዕራት ላይ የማይከብድ ወይም ወደ እንቅልፍ ስንሄድ በጣም የማይከብድ መሆን አለበት። ምክንያቱም የዕራትና የመክሰስ ሰዓት በጣም ተቀራራቢ ስለሆኑ ለመክሰስ ላይ ብዙ ጊዜ ቀለል ያለ ነገር ነው። የምወደው ልክ እንደ ቁርስ ማለት ነው። ምናልባትም ፓስታ ነገር እና መኮረኒ አይነት ነገሮች በጣም ይመቹኛል